የወተት ተዋጽኦ ትወዳለህ ማለት አሁን ወተት ጋር የወተት ተዋጽኦዎች ብዙ ነገር አለ። ወተት አለ፣ ቅቤ አለ፣ እርጎ አለ፣ መጣጣ አለ። እና እነዚህ ነገሮች በጣም እኔ የሚያስደስቱኝ ነገሮች ናቸው። ሲጀመር በጧት ተነስታ ላሟ ትታለባለች። ላሟ ከታለበች በኋላ ጥጃዋ ትለቀቃለች። ከዛ ጥጃዋ ከተለቀቀች በኋላ ደግሞ ያው ስትጠባ ተቆይና ወተቱ ትንሽ ቀዝቀዝ እንዳለ ይረጋል። ከዛ ሲረጋ ይሄ ምን ይባላል? እርጎ ይባላል ማለት ነው። ይሄ እርጎ ከተባለ በኋላ ደግሞ ይሄን እርጎ አብዛኛውን ሰው በቃ ይወደዋል በጣም ደስ ይላል። ለሰውነት በጣም ገንቢ ነው። አሪፍ ነው። ጥሩ ሁኔታና ምቹ ሁኔታን መፍጠር ይችላል። በቃ ጥሩ ነገር ለሰው ልጆች ደስታን መስጠት የሚችል ነገር ነው። እና ሁሉንም ነገር መፍጠር ይችላል። በቃ በአሪፍ ሁኔታ ማለት ነው። ደስ የሚል ነገር አለው። የወተት ተዋጽኦ ሁሉም ሰው ይወዳል። ከዚህ በመቀጠል ደግሞ ወተቱ ይገፋል። ይጠራቀም ይጠራቀምና ሁለት ሳምንት እንደሞላው ሁለት ሳምንት ሲሞላው ይገፋል ማለት ነው። ለረጅም ጊዜ ሲገፋ ሲወዘወዝ ማለት ነው ይቆይና ከዛ ያ ምን ይሆናል? ቅቤው ይወጣል። ቅቤው ከወጣ በኋላ ደግሞ ምን ይሆናል ይጣዳል ማለት ነው። ተጥዶ ያ ወተቱ በሙቀት ጋር ሆኖ ሲፈላ ከቆየ በኋላ ምን ይደረጋል ማለት ነው? አይብ ይወጣዋል ማለት ነው ስለዚህ አይቡን ደግሞ እንጀራ ጋር ይደረግና በአሪፉ ሁኔታ ምን ይላል ማለት ነው ይበላል ማለት ነው። በጣም ጥሩ ደስታና ሁኔታን መፍጠር ይችላል። ለሰው ልጆች አንደኛ ጠጋኝ ነው። ሰውነትን በጣም ያወፍራል ውፍረት ይሰጣል። በቃ ውፍረት ሲሰጥ ሲጀመር ገራሚ ነው። በጣም የሚሰጠው ነገር ትልቅ ነገር ነው። ሁሉም ነገር ማለት ነው። እና በጥሩ ሁኔታ መስጠት ይችላል። ትልቅ የሆነ ሀይልና ኢነርጂ አለው። እና ወተት የሚጠጣ ሰው አብዛኛውን ምንድነው ፊቱ ለስላሳ ነው። በቃ ፀጉሩ ያማረ ነው። ፊቱ ወፈር ወፈር ያለ ቦችቦች ያለ ያቦቸቦቸ ነው። ወፈር ወፈር ያለ ነው። ስለዚህ ደግሞ በጣም የሚያስደስትና ደስታን ሊፈጥር የሚችል ሁኔታ ነው ማለት ነው። አብዛኛውን ሰው ይሄንን ምን ይላል ይጠቀመዋል ማለት ነው። ሁሉም ሰው ደግሞ ይሄን ከተጠቀመው በቃ ወፍረት ላይ ነው ማለት ነው። አብዛኛው ሰው ወፍራም ወፈር ወፈር ያሉ ሰዎች ሲታዩ አሁን እዚህ ከግቢያችን ውስጥ ብዙ ላሞች አሉ። እና በጣም የሚያስገርመኝ ሁኔታ አለ። ጠዋት ጠዋት ሁሉም ሰው በቃ ወተት ለመግዛት በወረፋ ተሰልፎ ምናምን አያቸዋለሁ። እና እንዴ ወተት የዚህን ያክል ሁሉ ማህበረሰብ ወዳድ ነው እንዴ ምናምን እያልኩኝ እገረማለሁ አብዛኛውን ሰዓት። እና ይሄ ደግሞ ሊያስገርመኝ የሚችል ሁኔታ ነው። ይሄ ደግሞ ለኔ በቃ ጥሩ ነገር እና ትልቅ ነገር ሊፈጥር የሚችል ሁኔታ ነው። በአሪፉ ይህንን ነገር ብናደርግ መልካም ነው ብዬ አምናለሁ ማለት ነው። ስለዚህ ሁሉም ሰው ደግሞ ይሄን አደረገ ማለት በቃ ለውጥ ይኖረዋል ማለት ነው። ለውጥ አለው ማለት ደግሞ ሰውነቱ እየወፈረ ይሄዳል፤ ይመቸዋል ምናምን ጥሩ ሁኔታዎችን እያሳለፈ ይገኛል ማለት ነው። ይሄንን ካደረገ ደግሞ አብዛኛው ማህበረሰብ ምንድነው? ወፍራም ነው ማለት ነው። እና ከዚህ ቢያንስ የፈረንጅ ላሞች ናቸው ያሉ። አብዛኛው ላም በጣም ትልልቆች ናቸው። ከፍ ከፍ ያሉ በቃ ሰውነታቸው ወፍራም ጋታቸው በጣም የወረደ የወረደ ቢያንስ አንዷ አላም እስከ ስምንት ሌትር አካባቢ ልትታለብ ትችላለች በሌትር። ምክንያቱም የፈረንጅ ላም ናታ! የፈረንጅ ላም ስለሆነች ይህንን ነገር ደግሞ እሷ እዚህ በቃ ብዙ ነገር መስጠት ይችላሉ። ምክንያቱም አንደኛ የሚመገቡት የሚበሉት ነገር ብዙ ነው። ብዙ ነገር ከበሉ ደግሞ እነሱ የሚሰጡት ወተት ምን ይሆናል ማለት ነው። በጣም የበዛና በረከት ያለ ይሆናል ማለት ነው። ይህ በረከት ያለ ከሆነ ደግሞ የሚሰጡት ሁኔታ ምንድነው ማለት ነው? ጥሩ ነው ማለት ነው። አሪፍ ነው። ትልቅ ነገር ሊሰጥ ይችላል አሪፍ ነገር ማለት ነው። ስለዚህ ይሄንን ሁኔታ ማድረግ ብንችል ሁሉም ነገር መልካም ነው ብዬ አምናለሁ። በቃ የተቻለ ነገር ነው ይሄ ሁሉም ሰው ሊጠቀመው የሚችልና እየጠጣው የሚገኝ ነገር ነው። በወርፋ ለህፃናት አሁን ለህፃኑ ልጆች ከሶስት አመታቸው በኋላ ወተት መጥባት ምናምን ይጀምራሉ። ከእናታቸው ወተት በተጨማሪ የላሞችን ወተት ይሰጣቸዋል ማለት ነው። የላሞችን ወተት በሚጠቀሙበት ጊዜ ደግሞ ልጆች ምንድነው ወፍራም ነው የሚሆኑት። ጤነኛም ናቸው። በጣም በአሪፍ ሁኔታ ጤናቸውን ይጠብቃሉ ማለት ነው።

የትኛውን የቀኑን ሰዓት ትወዳለህ? እኔ አብዛኛውን ጊዜ የምወደው የቀኑ ሰዓት ጠዋት አካባቢ ነው። ማለቴ ጠዋት ስል ከዚህ ከአንድ ሰዓት ይዞ እስከ አምስት ሰዓት ያለውን ጠዋት ሰአቴን እወደዋለሁ። ምክንያቱም በዚህን ሰዓት ምንድነው? አእምሮዬ ፍሬ ነው አይጨናነቅም በቃ ጥሩ ሁኔታ ጋር መፍጠር ይችላል በጣም ደስ የሚል ነገር አለው። አሪፍ ነው ምቹ ሁኔታን ይሰጠኛል እኔ በቃ በጥሩ ሁኔታ ደስ የሚለኝ ነገር ስላለ። የጧት ሰአቶችን እወደዋለሁ። አሁን የጧት አምሮ በጣም ፍሬና ብዙ ስራዎችን መስራት የሚችል አምሮ እንደሆነ በሳይንስም በቃ በአብዛኛው ማህበረሰብ ዘንድም ይነገራል። እና ይህ የጠዋት ሰዓት ምንድነው? በጣም ደስታ ሊሰጥ የሚችል አሪፍና አስገራሚ የሚባል የሰዓት አይነት ስለሆነ ይሄ በጣም ጥሩ ሁኔታን ይፈጥራሉ ማለት ነው። ስለዚህ ይህንን ማድረግ ብንችል ሁላችንም ደስ የሚል ነገር እና ጥቅም ልናገኝበት የምንችል ነገር ነው። ሁሉም ሰው በጠዋቱ ተነስቶ በቃ ፊቱን ታጥቦ ምናምን ቁርሱን በልቶ በጧት ወደ ስራው ቢሄድ በቃ ደስተኛም ነው እንደገና የሚሰራውን ስራ እየወደደው የሚሰራ። የሚሰራውን ስራ ደግሞ ወዶ ከሰራው በቃ ውጤታማ ይሆናል ውጤታማ ከሆነ ማለት ደግሞ ራሱን ይቀይራል ሀገሩን ይቀይራል ቤተሰቡን ይቀይራል። እማይቀይረው ነገር የለም። እና የጧት አምሮ አብዛኛውን ጊዜ በጣም ፍሩ ነገ ፍሪ ነው በቃ ነፃ ነው ከምንም ከብዙ ሀሳቦች ከብዙ ጭንቀቶች ምናምን ነፃ ይሆናል ተብሎ የሚገመትበት ሀሳብ ነው። በዚህን ሰዓት አብዛኛው እንጂ በቃ ጥሩ ነገር ነው። ሁሉም ሰው ይህንን ቢያደርግ ተብሎ ይመከራል። ከዚህ በመቀጠል ያው ሁሉም ነገር ይህንን ነገር በአሪፉ ማድረግ ቢችል አሪፍ ነው ማለት ነው። ስለዚህ ይህንን ማየት የሚችልና ሁሉም ሰው በአሪፉ ማስኬድ የሚችል በቃ ጥሩ ነገር ነው ብዬ አምናለሁኝ ይሄ ማለት ነው። እንደራሴ እንደ ግሌ ከዚህ በመቀጠል ደግሞ ሁሉም ነገር ጋር ትኩረት ሰጠን ምናምን ያለው ሁኔታ አንፃር ደስ የሚል ነገር አለው ማለት ነው። የጧት አምሮ በጣም ፍሬ ነው። ፍሬ ማለት ነው በጧት ተነስቶ ቁርስ እንደመብላት ቁርስ በልቶ ደግሞ ወደ ስራ እንደመሄድ። ስራ ሲሄዱ ደግሞ በጠዋቱ ደስተኛ ሆኖ ከሄዱ በቃ ቀኑን ሙሉ ደስተኛ ሆኖ ይውላል። አብዛኛው ሰው እና ደስተኛ የሚሆንበትን ሁኔታ መፍጠር ይችላል። የሚያደርገውን ነገር ወዶ ያደርገዋል ማለት ነው። ይሄንን የሚያደርገውን ነገር ደግሞ ወዶ ካደረገው ምን ይሆናል? ሁሉንም ነገር በጥሩ ሁኔታ ማሳካትና ማስተካከል ይችላል ማለት ነው። ስለዚህ ይህ ደስ የሚል ነገር አለው። ሁሉም ነገር ይሄንን ቢያደርግ ደስ ይላል ማለት ነው። አሪፍ ነው። በዚህ ቢቀጥል ሁሉም ማህበረሰብ ደስተኛና ውጤታማ ሊሆንበት ይችላል ብዬ አምናለሁ ማለት ነው። አብዛኛው ማህበረሰብ ይሄንም ያደርጋል እና እኔም የማደርገው ነገር ስለሆነ። ያው ይሄ በጧት እና እወደዋለሁ የጧት ሰዓት ይቺ ነው ቢያንስ ከአንድ ሰዓት እስከ አምስት ሰዓት ያለውን ሰዓት በጣም እወደዋለሁ። ሁሉም ነገር ለኔ ምቹ ነው በዚህን ሰዓት ማለት ነው። ይሄ ሁሉ ነገር ደግሞ ለኔ ምቹ ከሆነ በቃ እደሰትበታለሁ ማለት ነው። ደስተኛ ከሆኑበት ደግሞ ያው ለኔ የተለየ ጥቅም እና ጥሩ ሁኔታዎችን ይሰጠኛል ማለት ነው። ስለዚህ የኔ ጥሩ ሁኔታዎችን ከሰጠኝ ደግሞ የተሻለ ጥቅም እና ነገር አገኝበታለሁ ማለት ነው። የተሻለ ጥቅም እና ነገር ካገኘሁበት ደግሞ ይህንን ነገር ማድረግ እችላለሁ ማለት ነው። ሁሉም ነገር ጥሩ ነው ማለት ነው። ስለዚህ በዚህ ሁኔታ ይሄንን ብናደርግ መልካም ነው ማለት ነው። ደስ የሚል ነገር አለው። ሁሉም ሰው ይህንን ማድረግ ይችላል ማለት ነው። እና ያስደስታል ደስ የሚል ነገር አለው። ይህንን እናድርግ ማለት እወዳለሁ። ሁሉም ሰው የሚያደርገውን ነገር መርጦና ፈቅዶ በፍቃዱ በቃ አንድ ሰው አስገድደን ከምናሰራው ይልቅ በራሱ ፈቃድ በራሱ ተነሳሽነት። ይህንን ስራ መሰራት ቢችል ምንድነው እሱ ይለወጥበታል ማለት ነው። ራሱን ከለወጠ በቃ ሁሉን ነገር መለወጥ ይችላል። በቃ ደስ የሚል ነገር መፍጠር ይችላል ማለት ነው። ስለዚህ ሁሉን ነገር ይሄንን ካደረገ ደግሞ ራሱንም ቤተሰቡንም ሁሉን ነገር መቀየር ይችላል ብዬ አምናለሁኝ። ስለዚህ ይሄንን ብናደርግ መልካም ነው። ያው የጠዋት ሰዓት የምወደው እኔ ከአንድ ሰዓት እስከ አምስት ሰዓት ያሉ ሰአቶችን እወዳቸዋለሁ

ምንድን ነው? አዎ የምወደው ፊልም አብዛኛውን ጊዜ አማርኛ ፊልሞች ሆኖ የድሮ ፊልሞች አሉ በቃ ጥሩ ኮንተንት ያላቸው በቃ ለሰው ልጆች ደስታን መስጠት በጣም አሪፍ የሚባሉ የፊልም አይነቶች አሉ። እና እነሱን ፊልሞች እኔ አብዛኛውን ጊዜ እወዳቸዋለሁ ማለት ነው። እነዚህን ስወዳቸው በቃ ለኔ ጥሩ ስሜት የተለየ ስሜት አላቸው ማለት ነው። በተቻለው መጠን ይህንን ማድረግ ለኔ በቃ የተለየ ነገር ይሰጠኛል። በፊልም መደሰት አሁን አስቂኝ አስቂኝ ፊልሞች አሉ። ይሄ አሁን አይራቅ የሚለው ፊልም። እሱ በቃ በጣም ገራሚ ነው የእግዚአብሔር ድልድይ የሚል ፊልም አለ የአማርኛ ፊልም ነው። በቃ በድልድዩ ምናምን እየሄዱ ፍቅረኛሞች ምናምን ልጁ ወታደር ሆኖ ምናምን በቃ እንደዚህ ምናምን ለእሷ መስዋዕትነት እየከፈለ ምናምን በቃ ደስ የሚል ነገር አለው። በጥሩ ሁኔታ አንፃር ሁሉን ነገር ደስ የሚል ነገር አለው ማለት ነው። ደስታን ይሰጣል ሁሉም ነገር በቃ ይሄንን ስናደርግ ደግሞ እኛ ራሳችንም ሁሉ ነገራችንም እንቀይራለን ማለት ነው። ሁሉ ነገር እና ራሳችን መቀየር ከቻልን ደግሞ በቃ በሁሉም ነገር ውጤታማና ደስተኞች ነን ማለት ነው። ስለዚህ በተቻለው መጠን ማንኛውም ሰው በቃ የሚያየውን ፊልም ወዶትና መርጦት በቃ አሪፍ አሪፍ የፊልም የሚለቀቅባቸው አሉ እነሱንን እየተከታተሉ የሚያዩ አሉ ተከታታይ ፊልም የሚያይ አለ። ምናምን እና ተከታታይ ፊልም አብዛኛውን ጊዜ እያስጫኑ ምናምን ይሄ ጉጉት አለው በቃ የተከታታይ ፊልም መቼ ነው የሚለቀቅ ቀጣይ ቁጥሩ መቼ ነው የሚለቀቅ ምናምን በቃ እያለ ሰው በጉጉት ይጠብቃል ማለት ነው። ይሄንን ተከታታይ ፊልም እማ ማየት አለብኝ ምናምን እያለ ብዙ ጉጉት የሚወስድ ሰው አለ ማለት ነው። ይሄንን ጉጉት ከወሰደ ደግሞ በቃ ደስተኛ ያደርጋል። በቃ ጥሩ ሁኔታዎችን መፍጠር ይችላሉ ማለት ነው። ለሁሉም ሰው ማለት ነው ደስተኛ ያደርገዋል። በቃ ባለው ባለው ሁኔታ ደስ የሚል ነገር አለው ማለት ነው። ስለዚህ ሁሉም ነገር ይህንን ካደረገ በኋላ በቃ ደስተኛ መሆን ይችላል። እና ሁሉንም ነገር ማድረግ ስለሚችል ሊያስደስተው የሚችልና ሊነቃቃበት የሚችል ሁኔታ ነው ማለት ነው። ይሄ አማርኛ ፊልም አብዛኛው ጊዜ ይለቀቃሉ። እነሱ ሁሉም በቃ ሁሉም በሚባል ደረጃ ደስ የሚልበትና ሊደሰቱበት የሚችሉ ነገር ነው ማለት ነው። ስለዚህ ይሄንን ማድረግ ደግሞ በቃ ደስ የሚል ነገር አለ ማለት ነው። ሁሉም ነገር ይስተካከላል ማለት ነው። ሁሉም ነገር ከተስተካከለ ደግሞ ቀላል ነው። ማንኛውም ነገር ሲኒማ ጋር ሲኒማ አሁን በቃ አሪፍ አሪፍ ፊልሞች አሉ የአማርኛ ፊልሞች ይለቀቃሉ ምናምን እንደዚህ እንደዚህ በቃ ቆየት ያሉ የአማርኛ ፊልሞች እነሱ ሰዎቹ አብዛኞቹ እነሱን ቢያዩ ጥሩ ናቸው ብዬ አስባለሁ። ምክንያቱም እነሱ በቃ ኮንተንታቸው ምርጥ ነው። በቃ የያዙት ይዘት ማለት ነው እነሱ በቃ ምርጥ ነው ምርጥ የሚባለው ነገር አለው። እና ሁሉም ነገር ያስደስታል ማለት ነው። በአሪፉ ሁኔታ ቢሄድና መሄድም ቢችል በቃ ሁሉም ማህበረሰብ ሊያደርገው የሚችል ስለሆነ ደስተኛ መሆን የሚቻልበት መንገድ አለ ማለት ነው። ሁሉም ሰው ደግሞ ደስተኛ መሆን ከቻለ በጥሩ ሁኔታ አለው ማለት ነው። በጥሩ ሁኔታ ማስኬድ ከተቻለ ደግሞ አሪፍ ነው ብዬ አምናለሁ ማለት ነው። ስለዚህ በቃ አሪፍ ነው ደስተኛ መሆን እንችላለን ማለት ነው። እዚህ ጋር ማየት እንችላለን ማለት ነው። ስለዚህ ያለው ሁኔታ ይሄንን ብናስኬድ መልካም ነው ብዬ አምናለሁኝ። በቃ የምወዳቸው ፊልሞች እነዚህ ናቸው ከአሁን በፊት ቀደም ብዬ የተናገርኳቸው ማለት ነው። ማለትም እነዚህ የአማርኛ ፊልሞች ቆየት ያሉ ጥሩ ይዘት ያላቸው ፊልሞች አሉ። በቃ እርዕሳቸው ድርሰታቸው በቃ ደስ የሚል ደስ የሚል ትልልቅ ምሁራን የደረሷቸው ድርሰቶች አሉ። እነዚህን ድርሰቶች በቃ ትኩረት ሰጥቶ መከታተል ቢቻል በጣም የሚያስደስትና ደስ የሚል ነገር ነው ማለት ነው። ሁሉም ማህበረሰብ ሊደሰትበት የሚችል እና ሊዝናናበት የሚችል ማለት አእምሮውን ፍሪ እያደረገ ምናምን ብዙ ጊዜ ፊልም እይ ሳይሆን በቃ አለ አይደለ አሁን ሰው ፍሪ ጊዜ ይኖረዋል መቼም በሁሉ ተግባሩና በዚህ በፍሪ ጊዜ በትርፍ ሰዓቱ ደግሞ ምንድነው ማድረግ ያለበት እነዚህን ነገሮች ማየት መቻል አለበት ማለት ነው። እነዚህን ማየት ከቻለ ደግሞ አሪፍ ነው እሱ በቃ ደስተኛ ይሆናል ብዬ አምናለሁኝ። ደስተኛ ከሆነ ደግሞ በቃ ሰላም ነው ራሱ ሰላም ነው ሀገር ሰላም ነው። ሁሉም ሰላም ነው ማለት ነው።